የድምጽ መልእክት ትልካለህ ወይ ነው? ያው የድምጽ መልእክት አንዳንድ ጊዜ ሰፊ ነገር ሆኖ መናገር ያለብኝ ነገር። ወይንም ደሞ መጠየቅ ያለብኝ ነገር ግን ደግሞ። መልእክት መጻፍ አማልችልበት ወይንም ደሞ ብጽፍ ሀሳቡ እሚረዝምብኝ በሚመስለኝ ሰዓት። የድምጽ መልእክት እልካለሁ።